ለምትወደው መጠጥ የምትወደው መጠጥ ምንድነው? ለሚለው ጥያቄ እንግዲህ መልሴ እንደ ወቅቱና እንደ ስሜቴ መልሱ ይለያያል። ሁልጊዜ ቀዳሚ ምርጫዬ ግን ውሃ ነው። ምናልባት ውሃ መጠጥ ተብሎ ይጠራል ወይ ለሚሉ ሰብአዊቶች ሊኖሩ ይችላሉ። ነገር ግን ከውሃ በላይ ጥማትን የሚቆርጥ ለጤና ተስማሚ የሆነ ነገር አለ ብዬ አላስብም። እና ምንም አይነት መጠጥም አለ ብዬ አላስብም። በተለይ ጠዋት ከእንቅልፍ ስነቃ አንድ ብርጭቆ ቀዝቃዛ ውሃ መጠጣት ቀኑን ሙሉ በንቃት እንደውል ያደርገኛል። ከውሃ ቀጥሎ ደግሞ በጣም የምወደውና የምመርጠው መጠጥ ቡና ነው። የኢትዮጵያ ቡና ጣእሙም እና መዓዛው በጣም የተለየ ነው። እና በዛ ምክንያት ቡናን በጣም እወዳለሁ። በተለይ ደግሞ ቡናው የሚቆላበት መንገድ፣ ተወቅቶ፣ ተፈልቶ የሚመጣበት መንገድ ያንን ከሰአት በኋላ ከጓደኞቼና ከቤተሰቦቼ ጋር ተሰብስቤ የሚፈጥርልኝ ድባብ በጣም ከፍ ያለ ነው። እና ከዛ ነገር አንፃር ቡናን በጣም እወዳለሁ። ያ በቡና ዙሪያ የሚደረገው ጨዋታና መሰባሰብ የህይወታችን አንድ አካል ነው ብዬ አስባለሁ። ምክንያቱም ኢትዮጵያ በተለይ በጣም የተለመደ ስለሆነ እንደዚህ አይነቱ ነገር አብሮ ጊዜ ማሳለፍ። አሁን እንኳን የሚገርመው ከሰአታት በፊት ቡና ጠጥቼ ነው የመጣሁት። እና በጣም ደስ የሚልና ከፍ ያለ ፍቅር ያለበት ነው። መተሳሰብ አለበት የሚነሳው ማህበራዊ ወሬ ማህበራዊ ግንኙነት በጣም ደስ የምል ነው። እና አንዳንዴ ደግሞ በሞቅታ ወቅት ቀዝቃዛ የፍራፍሬ ጭማቅ እመርጣለሁ። በተለይ የአቮካዶ፣ የፓፓዬ ጭማቂዎችን አንድ ላይ ቀላቅሎ በትንሽ ሎሚ ሲቀርብ በጣም ጣፋጭ ነው እና ተፈጥሮአዊ ስለሆነና ምንም አይነት ሰው ሰራሽ ስኳር ስለማይጨመርበት ለጤናችን በጣም ተስማሚ ነው ብዬ አስባለሁ። በሌላ በኩል ደግሞ ከምግብ ጋር ደግሞ ቀለል ያሉ ነገሮችን መጠጣት ደስ ይለኛል። ለምሳሌ ኢትዮጵያ ውስጥ በጣም የተለመዱ ባህላዊ መጠጦች አሉ። ከዛም ውስጥ እንደ ጠጅ እና ጠላ ያሉ ባህላዊ መጠጦችን በበዓላት ጊዜ ሲቀርቡ ልዩ ድምቀት ይሰጣሉ። ሆኖም ግን ሁል ጊዜ የምመክረው ማንኛውም ነገር ከመጠን ከመጠን በላይ መጠጣት እንደሌለበት ነው። በአጠቃላይ መጠጥ ጥማትን ለመቅረት ብቻ ሳይሆን ከሰዎች ጋር ለመገናኘት እና ለመጫወት ሰበብም ይሆናል። የኔ ምርጫዎች እነዚህ ናቸው። እንግዲህ አሁን ያነሳኋቸው ለምሳሌ ከውሃ ስንነሳ ውሃ ምንም ጥያቄ የለውም። ለጤና ለሰው ልጅ በጣም የሚያስፈልገው ነው። ኢቭን የሰው ልጅ እንኳን ተፈጥሮ አይ ቲንክ ከሰባ ፐርሰንት በላይ የሚሆነው ውሃ ነው የሰውነት ክፍሎ ደም ውሃ ነው። ውስጣችን ያለው ነገር በሙሉ ውሃና ውሃ የተሞላ ነገር ነው። ከዛ ነገር አንፃር እንግዲህ ውሃ በጣም ጥሩ ነው ብዬ አስባለሁ። ከጤና ጋር ብዙ የሚሰጠን ነገር አለ። ከዛ ውጪ ደግሞ ከውሃ ውጪ ደግሞ ቅድም እንዳነሳሁት ቡና በተለይ ኢትዮጵያ ውስጥ የተለመደ የቡና ሴረሞኒ ወይም ደግሞ የቡና አቀራረብ ስላለ ልዩ የሆነው መዓዛው፣ ጠረኑ ሲቆላ ያለበት ወይም ደግሞ እንትን ሲል ሲወቀጥ፣ ሲፈላ የሚኖረው ድባብ በጣም ለኔ ትልቁ ትርጉም ያለው ነገር ነው። ያንን መጠጣት። እንዳነሳሁት ደግሞ የመጨረሻም እኚህ ባህላዊ መጠጦች አሉ ደግሞ አሁን ለምሳሌ ጠጅን አነሳው፤ ጠላን አነሳው እነዚህ መጠጦች በተለይ ሁል ጊዜ የሚገኙ አይደሉም። አሁን ጠጅን ብንመለከት ሁል ጊዜ በየቀኑ ሰዎች ጠጆችን ላያገኙ እንችላለን። ላናገኙ እንችላለን ነገር ግን በሚገኝ ሰዓት በበአላትም ሆነ፣ በሌላ ጊዜ ጠጅ በጣም ደስ ተሰኝተው፤ ሰዎች ተሰብስበው የሚጠጡት መጠጥ ነው ብዬ አምናለሁ። እና ጠጅም በጣም በጣም እወደዋለሁ። ጠጅን መጠጣት ጠጅን ወደ ውስጥ እንትን ማለት እንግዲህ በጣም ትልቅ ጥቅም እንዳለው ይሰማኛል። እና ይሄን ይመስላል በጠቅላላው የምወደው መጠጥ እንግዲህ ንጹህ ከሆነው ውሃ ጀምሬ አንዳንድ ጊዜ ደግሞ በዓላት ላይ በተለይ እነዚህ ትልልቅ በዓላት እንደ ገና፣ ፋሲካ አይነት ትልልቅ በዓላት እንትን ሲሉ በተለያዩ ሰዎች ቤት እኛም ቤት ጨምሮ በተለያዩ ቦታዎች ላይ እነዚህን መጠጦች ማግኘት ይቻላል። እና እሱን እጠቀማለሁ። ከዛ ውጪ ደግሞ እንዳልኩት ከጣፋጭ ደግሞ እንደ ጁስ አይነት መጠጦችን ያው ከፍራፍሬ መጠጦች ከዚህ ያሉ የፍራፍሬ ጭማቂዎችን እንደ አቮካዶ እና ፓፓያ እመርጣለሁ ማለት ነው። ይሄን ይመስላል እንግዲህ መልሴ

ሰላም ዛሬ እንግዲህ አስፈላጊ ስለሆነ የህይወት ክህሎት እናውራ። ጥያቄውም ለዛ በጣም ጥሩ ጥያቄ ይመስለኛል ሌሎችን ማበረታታት ትችላለህ የሚል ነው። ሶ ብዙውን ጊዜ ሌሎችን ማበረታታት ትችላለህ? ለሚለው ጥያቄ መልሱ አዎ ነው። ብዙውን ጊዜ አበረታታለሁ። ያንን ማደርገው በደስታ ነው ማበረታታት ማለት የግድ ትልቅ ነገር ማድረግ ወይም ደግሞ ብዙ ገንዘብ መስጠት ማለት አይደለም። አንዳንድ ጊዜ ለሰዎች አንዲት ቅን ቃል ወይም አነስተኛ አድናቆት ወይም ደግሞ ጎበዝ፣ ትችላለህ የሚለው አበረታቻ በጣም ትልቅ ትርጉም ይኖረዋል ለነዛ ሰዎች ማለት ነው። እና ሁል ጊዜ በውስጣቸው ያለውን ጥንካሬ እንዲያው ለማድረግ እሞክራለሁ እነዚህ ሰዎች በዚህ በማበረታታት ላይ ማለት ነው። ለምሳሌ በስራ ቦታ ወይም በትምህርት ቤት አንድ ጓደኛዬ ያሰበለት ሲሳካ ወይም ያሰበው እሳካ ካለፈው ሴት አተምሮ የተሻለ ነገር እንዲሰራ ጉልበት ለመሆን እጥራለሁ። በዚህ በ ማበረታታት ማለት ነው። ሰው ሆኖ እንግዲህ ያው እንደሚታወቀው የማይሳሳት የለም። የሰው ፍጹም የለውም። ስለዚህ ዋናው ነገር ወድቆ መነሳት እንጂ ወድቆ መቅረት እንዳልሆነ እና ያንን ነገር መጓዝ ጥሩ እንደሆነ በጣም ደግሞ ጥሩ መንገድ ላይ እንዳለ እንዳልኩት ዋናው ነገር ወድቆ አለመቅረት እንደሆነና ተነስቶ መጓዝ እንደሆነ በደንብ ላበረታታውና ልመክረው ሞክራለሁ። እንደውም አንዳንድ ጊዜ ዝም ብሎ ሰው ማዳመጥ ራሱ ትልቅ ማበረታቻ ነው። ትልቅ ትልቅ! ሰዎች የልባቸውን አውጥተው ሲነግሩ ሲነግሩንና እኛ ደግሞ በትህትና ብናዳምጣቸው ሸክማቸው እንደቀለለባቸው ይሰማቸዋል። ምክንያቱም አንዳንድ ጊዜ አዳማጭ ይፈልጋሉ ሰዎች ብዙ ጊዜ ምክሮችን ከመስማትም ባለፈ ሚያዳምጥ ሰው ኦኬ ይሄ ማለት እንዲህ ነው ለካ እሺ ብሎ ሚያዳምጥ ሰው በጣም ደስ ይላችዋል ሰዎች ምክንያቱም ሚመክረን ሰው አንዳንድ ጊዜ ማናጣበት ጊዜ አለ። ግን መደመጥ ምንፈልገት እኔ እኮ ማስበው እንዲህ ነው ማለት ምትፈልግበት ልክ ነው መባል ምንፈልግበት ጊዜ አለ እንደ ሰዎች እና ከማበረታታት ውስጥ አንዱ ነው ብዬ ማስበው ነገር ማዳመጥ ነው። ስለዚህ እኔ እንደምሰማቸው እንዲያስቡ እኔ እንደማምናቸው እንዲያስቡ ፈልጋለሁ። እና በሌሎች ፊት በሌሎች ፊት ላይ ደግሞ ፈገግታ አለው ያንን ሳደርግ ማለት ነው። ወይም ደግሞ አንድ ሰውኛ በሰጠነው ምክር ምክንያት ስኬታማ ሲሆን ማየት የሚሰጠው በጣም ከፍ ያለ ውስጥ እርካታን አለ። ያ ደግሞ በምን በምንም የማይለካ ወደር የሌለው ነገር ነው። አለማችን ደግሞ አሁን ባለችበት ውጥረት አንፃር እርስ በእርስ መደጋገፍ እና መበረታታት ከመቼውም ጊዜ በላይ ያስፈልገናል ብዬ አምናለሁ። ምክንያቱም ሁል ጊዜ ሁሉን ነገር አሉታዊ ነገር ከማውራት ይልቅ የሰዎችን መልካም ጎን በመፈለግ እና ያንን ነገር መናገር ልማድ መሆን አለበት ብዬ አስባለሁ። ምክንያቱም ብዙ ሰዎች ሚነቅፋቸው ሰው አለ። ሚያሾፍባቸው ሰው አለ እና ለምሳሌ ሁል ጊዜ ምን እታዘባለው? አንድ ሰው ለምሳሌ የታክሲ ሹፌር ከሆነ በሆነ አጋጣሚ የሆነ ነገር ቢያደርግ መኪናውን አፍጥኖ የሆነ ነገር ቢፈጠር ወይም የሆነ ነገር ቢደረግና ከረዳቱ ጋር ችግር ቢኖር ሰዎች ይወቅሱታል። አንድም ሰው ግን በሰላም ሲደርስ አያበረታታም። አመሰግናለሁ ብሎ ሚወርድ የለም። ስራው ነው ይላል እና አንዳንድ ጊዜ በሰላም መድረስ በሰላም መሸኘት ራሱ በጣም ትልቅ ነገር ነው ብዬ አስባለሁ። እና የሰዎች መልካም ጎን መፈለግ እና ያንን መናገር ልማድ ቢሆን ብዬ አስባለሁ። ለምሳሌ ዛሬ የሰራኧው ስራ በጣም ደስ ይላል ወይም ደግሞ ይህ ልብስ በጣም ያምርብሃል ሚሉ ትናንሽ ነገሮች የሰውን ቀን ሙሉ ብሩህ ሊያደርጉት ይችላሉ። ስለዚህ እኔ ሌሎችን ማበረታታት ብቻ ሳይሆን ይህን ማድረግ የህይወት መመሪያዬ ነው ማለት ይችላሉ አሁን ላይ በተለይ ከመንቀፍ እንዲህ አይደለም ይሄ እኮ ልክ አይደለም ከማለት ይልቅ በደንብ እንዲበረቱ በደንብ ራሳቸውን እንዲያዩ የተሻለ ፖቴንሻል እንዳላቸው ከዚህ የተሻለ መስራት እንደሚችሉ እንደሚነሳሱ ያሉበት ነገር ጥሩ እንደሆነ ነገ ደግሞ የበለጠ አሁን ካሉበት መልካም እንደሚሆን እንዲያምኑ እፈልጋለሁ እና ከዛ ነገር አንፃር በጣም ብዙ ነገር ነው ማነሳላቸው ምናወራው ምንጫወተው እንግዲህ በዚህ መንገድ ነው ሰዎችን ለማበረታታት እና ለማነሳሳት ምጥረው። ከሞላም ጎደል እንግዲህ እንዳልኩት ሰዎች መበረታታት መቻል አለባቸው። ምክንያቱም ሰዎች ደጋፊ ይፈልጋሉ። እኛ እንዳልነው ደካማ ስለሆንን ወይም ችግር አለብን ብለን ስለምናስብና ፍጹም ስላልሆነ ሰዎች የሆነ ነገር መሳሳታቸውን ወይም ልክ መሆናቸውን ሚያውቁት ሰዎች ሲነግሯቸው ነው እና ከዛ ነገር አንፃር በደንብ የምችለው አቅም ሰዎችን ላበረታ ልደግፍ ይሄ ማለት እንዲህ ነው በርታ በዚህ መንገድ ሂድ ልላቸው ሞክራለሁ። ሶ እንግዲህ ያንን ይመስላል እንግዲህ ይሄን ሰዎችን ምደግፍበት መንገድ ከብዙ በጥቂቱ

እሺ እንግዲህ በመስኮት ስር መቀመጥ ትወዳለህ እሚለውን ጥያቄ አንድ እንዳነበብኩት አንድ ነገር በጣም ትዝ አለኝና አስታወሰኝ ሶ እሱም በመስኮ ጎን መቀመጥ ትወዳለህ? ተብዬ ስትጠየቅ መልሴ ያለምንም ጥርጥር አወ እወዳለሁ ነው። እና መኪና ውስጥ ይሁን ቤት ውስጥ አንዳንድ ጊዜ አልፎ አልፎም በአውሮፕላን ጉዞ ላይ። በመስኮት ጎን መቀመጥ ለኔ በጣም ልዩ ተርጉም አለው ብዬ አስባለሁ ምክንያቱም። ብዙ ሰዎች በመስኮት በኩል ወደ ውጪ ስንመለከት አለምን ሁሉ በሌላ እይታ የምናይ ነው የሚመስለን። ለምሳሌ ዛፎች ሲሄዱ በተለይ በረጅም ጉዞ ላይ በዚህ በረጅም የጉዞ መንገድ ላይ በመስኮት ጎን መቀመጥ በጣም ደስ ይላል። እንዴት ነው? ይሄ የሚሮጡ የሚመስሉ ዛፎችን ተራራዎችን እሚያልፉ መንደሮችን ምክንያቱም መኪናው ራሱ እያለፈ ስላለ እነሱ የሚያልፉ እስከሚመስል ድረስ እነዛ መንደሮች ማየት አይምሮዬን በጣም ዘና ያደርገዋል። እና አንዳንዴ በመስኮት ወደ ውጪ እያየሁ በሀሳብ በጣም ርቄ እሄዳለሁ። ማለት ብዙ ነገሮችን ከልጅነት ጀምሮ ያሳለፍኳቸውን ነገሮች ይሄ ታክሲ ውስጥ ወይም የትንሽ ሰዓት ጉዞ እንደማድረግ ረሳውና ያሳለፍኳቸውን ነገሮች ስለ ህይወቴ ስለ ወደፊት እቅዶቼ ስለ ትዝታዎቼ ማሰላሰል እጀምራለሁ። እና ያ ጊዜ በጣም ደስ የሚል ጊዜ ነው ብዬ አስባለሁ። ሰዎች አንዳንድ ጊዜ በታክሲ ውስጥ ለምሳሌ ሙዚቃ መስማት የማይፈልጉ ሰዎች አሉ። ወይም የሆነ ድምጽ መስማት እማይፈልጉ ወይም በጣም ጸጥ ብለው መሄድ የሚፈልጉ ሰዎች አሉ። እና አንዳንድ ጊዜ እንደውም ሰዎችን ሳናገር። በተለይ በባስ በምናምን የሰው በበዛበት ነገር መሄድ ለምን እንደማይፈልጉ ስጠይቃቸው። አንድ ትልቁ ምክንያታቸው ይሄ ነው ጫጫታው ድምፁ ይሄ የልጆች ድምጽ ወይም የአሮጊቶች ድምጽ ጭቅጭቅ ምናምን አለ። እና ከዛ ነገር ጋር ተያይዞ ያንን መስማት ምንም አይፈልጉም። ሶ ያንን እያየሁ በጣም እርቄ ወደ ሀሳብ እገባለሁ። እና በተለይ ደግሞ ኤርፎን ወይም የጆሮ ማዳመጫ አድርጌ ከሆነ የተረጋጋ ሙዚቃ እየሰማሁኝ በመስኮት ወደ ውጪ ማየት በጣም ደስ የሚል እርካታ ነው የሚሰጠኝ። ያ እርካታ ወደር የለውም። እና ቤት ውስጥም ቢሆን ወይም ስራ ቦታ ላይ መጽሐፍ ሳነብ በመስኮት ጎን መቀመጥ በጣም ደስ ይለኛል። ምክንያቱም ንፋሱ እና በተፈጥሮ ይሄ የሚገባው ብርሃን እና ንጹህ አየር በጣም ደስ የሚልና ስሜትን ብሩህ የሚያደርግ ነው። እና በተለይ ዝናብ በሚዘንብበት ጊዜ ደግሞ በመስኮት ወደ ጎን ድምጽን መስማት በጣም ደስ የሚል ሰላማዊ የሆነ ስሜትን ይፈጥራል። እና አንዳንድ ሰዎች በመስኮ ጎን መቀመጥን ለፀሀይ ብርሃን ወይም ለንፋስ መጋለጥ አድርገው ሊያዩት ይችላሉ። ለኔ ግን መስኮት ማለት ከውጭ አለም ላይ ወይም ደግሞ ከውጭ አለም ጋር የምንገናኝበትም ነው ብዬ አስባለሁ። ቅድም እንዳልኩት አንዳንድ ጊዜ ተራሮችን ሳይ ቤቶችን ሳይ ማለት እዚህ ሰፈር ሆኜ ቢሆን ኖሮ እንዲህ አይነት ተፈጥሮ ውስጥ ኖሬ ቢሆን ኖሮ ብዬ በጣም ብዙ ርቄ እሄዳለሁ አስባለሁ። እና የሰውን እንቅስቃሴ ማየት የፀሀይ መውጣትና መጥለቅ መመልከት የተፈጥሮን ውበት በአቅራቢያ ሆኜ ማየት ያ በጣም ደስ የሚል ስሜት አለው። አንዳንድ ጊዜ በአየርም በምንሄድበት ሰዓት ልክ እንደዛ ነው። ስሜቱ ምክንያቱም ወደ ታች ስንመለከት ተፈጥሮን ነው የምናየው። ፎቆችን የሰዎቹን ቤቶች ምክንያቱም አሁን ለምሳሌ በጣም የተጠባበቁ ቤቶችን የምናይ ከሆነ የዛን ሰፈር ተፈጥሮ እናየዋለን። እነዚህ ሰዎች የምህር ጎረቤቶች ናቸው። የዚህን ያህል ልክ ቤታቸው ተቀራርቦ ከተሰራ ወዳጅ ናቸው ጓደኛ ናቸው ብለን እንድናስብ ያደርገናል። እና በአጠቃላይ እንግዲህ በመስኮት ጎን መቀመጥ ለኔ የነጻነት እና የሰላም ስሜት ነው። የትም ቦታ ላይ ስሄድ መጀመሪያ የምፈልገው ነገር የመስኮት ጥግ መቀመጥ ነው። እና ያን መቀመጫ አገኛለሁ። ሳገኝ ደግሞ በጣም ደስ ነው የምለው አንዳንድ ጊዜ እንደውም ከመጠን አልፎ ያ ቦታ እሚያዝብኝ ከሆነ ሰዎች የማይፈልጉ ከሆነ ወይም በመስኮት አጠገብ መቀመጥ ግድ የማይሰጣቸው ከሆነ ቦታ እንዲቀይሩኝ እንትን እላለሁ። በክላስም ተማሪ በነበርኩበት ወቅት እንግዲህ በመስኮት ዳር እንዲያደርጉኝ ተማሪዎችን እጠይቃለሁ። ምክንያቱም እንዳልኩት ያ ነገር በጣም ነጻነት ይሰጣል። እና ከራስ ጋር ያለ በጣም ሰላማዊ የሆነ ግንኙነት እንድንፈጥር ስለሚያደርገን። በመስኮት አጠገብ መቀመጥ ለኔ በጣም ደስ የእሚል ስሜት አለው በጣም እወደዋለሁ ማለት ነው